ኮከቦችን መመልከት ትወዳለህ ብለህ ለጠየቅከኝ? አሁን ላይ ኮከቦችን አልመለከትም። ግን ድሮ በልጅነቴ ብዙውን ጊዜ ውጭ በስራም በተለያዩ ጫወታዎች ስለምንቆይ ኮከቦችን እንመለከት ነበር። አሁን ግን አሁን ብዙም አላየንም

የጨረቃ ብርሃን ትወዳለህ? ብለህ ለጠየቀኝ አዎ። የጨረቃ ብርሃን ጨለማ ስለሚያባርር የጨረቃ ብርሃን ንጹህ እንደፈለክ ለመንቀሳቀስም የሆነ የደስታ የሚሰጥ ነገር አለው። ስለዚህ ጨረቃ ብርሃን እወዳለሁ